የቅጥር ሂደት። ያው እንግዲህ የሰው ልጅ በተማረበት ባለው ስኪል ባለው ኤቢሊቲ ወይም ችሎታ መሰረት ቅጥር ሊያገኝ ይችላል። የሚቀጠረውም ባለው አቅምና ፐርፎርማንስ በተቀጠረበት ያንን የተቀጠረበትን ነገር ማስፈጸም እና መስራት የሚችል ከሆነ ነው። ወይም ሀላፊነት ተሰጥቶት ከሆነ በቅጥሩ ላይ ያንን ስራ እንዴት ማስፈጸም እንዳለበት። እና በችሎታውና በ መስራት በሚችልበት አቅም ልክ ሊቀጠር ይችላል ማለት ነው

ማደንዘዝ አልወድም ማደንዘዝ እኮ ማለት በቃ አንተ ሰዎችን ምንም አይነት ነገር እንዳይሰሩ ማድረግ ነው። ሰዎችን መጉዳት ነው ማደንዘዝ እነሱን በማደንዘዝ ከምትጎዳቸው ይልቅ እነሱ የጎዱን ነገር ትተህ ከነሱ በመራቅ የራስክን ኑሮ ብትኖር ይሻላል። የራሴን ኑሮ ብኖር ይሻለኛል የሌሎችን ከማደነዝዝ ይልቅ ወይም እኔ ራሴንም ቢሆን እኮ ማደንዘዝ አልፈልግም። ምክንያቱም ምንም ብደበር እንኳ ራሴን ከማደነዝዝ ወይም የሆነ ማደንዘዣ ከምጠቀም ይልቅ ራሴን ወደ ሆነ ሪፍሬሽ ማድረጊያ ወይም ንጹህ አየር ቦታ ባለበት ሄጀ ራሴን አፅናንቸ መኖር እመርጣለሁ። ማደንዘዝ ማደንዘዝ በጣም ነው የምጠላው። እንደው

ያው በየትኛውም መተግበሪያ መልእክት ትላካለህ ለሚለው ኤኒዌይስ ማንኛውም መተግበሪያ ሲመጣልኝ እንዴት ልልክ እችላለሁ። ለምሳሌ። በምፈልገው መተግበሪያ ላይ መልእክቴን ልልክ እችላለሁ እንጂ። ማንኛውም አሁን ምንም በማላውቀው መተግበሪያ ላይ መልእክቴን ላስተዝላልፍ እና ሼር ላደርግ አልችልም ምክንያቱም የማስተላልፈው መልእክት ምን አይነት መልእክት ነው። ጥሩ ነገር ይዞ ሄዶ መጥፎ ነገር ይዞልኝ ይመጣል። ወይስ ጥሩ ነገር የሰደድኩት መልእክት እንደ መጥፎ ነገር ይተረጎማል እዛ ቦታ ላይ እንዴት ነው? የሚለውን ነገር አጥንቼ መልእክት ላስተላልፍ እችላለሁ። እንጂ በማንኛውም መተግበሪያ ላይ መልእክት አላሳላም አላስተላልፍም።

ስራዎችን በቅደም ተከትል ታስቀምጣለህ? አዎ አስቀምጣለሁ። ለምሳሌ እኔ አሁን ተማሪ ነኝ። ያው በማጠናበት ወይም በማነብበት ሰዓት ላይ የጥናት ጊዜዎችን አስቀምጫለሁ። ከዛም ባለፈ ከጥናት ጊዜዎቼ ባለፈ ደግሞ በመካከል ላይ የተለያዩ የእረፍት ጊዜያቶችን አስቀምጫለሁ። እንዲሁም የምግብ ሰአቶችንም አስቀምጫለሁ ማለት ነው። እና የስራዎችን በቀደም ተከተል ያው ባለው ባለሁበት ደረጃ ላይ አስቀምጬ ነው። የምጠቀመው ማለት ነው።

ገመድ መጠቀም ታውቃለህ? እኔ ገመድ መጠቀም አላውቅም። ገመድ እንዴት እንደሆነ ራሱ። እኔንጃ ገመድ ለእንስሳው ለተለያየ እቃ ማሰሪያ ምናምን ነገር የምንጠቀመው ከሆነ ዌል። እሱን ደግሞ እንዴት መሰለ የምንጠቀመው ለተለያዩ ማሴሪያዎች ማገዶ መጠርቀሚያዎች እና እንዲሁም ሌሎች ሌሎች ነገሮች ላይ እንጠቀመዋለን ማለት ነው።

በአሁኑ ላይ ያው የስራ እድገት መቼም እየተማርኩ እያለሁ፤ እየፈለኩ ነው ነው እንጂ አልፈልግም ማለት አልችልም። ያው አሁን ላይ ያለውኝ እየተማርኩ እስካለ ድረስ በዚህ ትምህርት ደረጃ የስራ ለውጥ ሲኖር፤ ያው የስራ እድገት እየፈለኩ ነው። በዚያ ስራም እንዴት መሳተፍ እንዳለብኝ እና ያን የስራ ልምድ እየወሰድኩኝ እገኛለሁኝ። እና ስለ ስራው ማንነት በማወቅ የስራ እድገቱን እፈልገዋለሁ፤ ወይም ወደዛ ስራ ጆይን ለማድረግ እፈልጋለሁ።

እኔ የምወደው ያው ባህላዊ ምግብ እዛው አለ ለምሳሌ ወደ ደቡብ አካባቢ ቆጮ የሚባል ባህላዊ የምግብ አለ። ደግሞ ደሞ ወደ ኦሮሚያ አካባቢ እንደዚህ ገንፎ ምናምን እየተባለ የሚጠራ አብዛኛው ያው በእኛ አካባቢ የምንጠቀመው የባህላዊ ምግብ እንጀራ ነው። እንጀራ በጣም የምወደው ምግብ ነው። ምክንያቱም በቃ እንጀራ በልቼ ሰልችቼ አላውቅም። ሌላ ምግብ ግን ተከታታይ ሶስት ቀን ራሱ ብበላ የምሰለቸው ነው። እንጀራ ግን መቼም አልሰለቸውም። እና የምወደው የባህል ምግብ እንጀራ ነው።

ሳንቲም አዎ አቆትባለሁ ምክንያቱም ወደፊት እንዴት መኖር እንዳለብኝ ከአሁን የህይወት ደረጃዬ ቀጣይ ላይ ወይም ኔክስት ፊውቸሬ እንዴት መሆን እንዳለበት እና የተወሰነ መጠን የሳንቲም እየቆጠብኩ እያከማቸሁኝ የኑሮ ደረጃዬን ከርፍ ለማድረግ ከ ለምሳሌ ከዘንድሮ አመት ቀጣይ አመት ላይ የተሻለ የኑሮ ደረጃ እንዲኖረኝ። ሳንቲሞችን እና ሌሎች ነገሮችን እቆጥባለሁኝ።

ዳቦ ያው ድፎ ዳቦ እወዳለሁ ድፎ ዳቦ ማለት እናት እናቶቻችን በባህላዊ ምጣድ ላይ ይደፉ የለ። እሱ ማለት ነው እሱ በጣም የሚመች የዳቦ ነው። እና ድፎ ዳቦ እወዳለሁ። ምክንያቱም አንደኛ ስትመገበው ያጠግባል። ጉልበት ይሆናል እና የተለያዩ ነገሮች ምክንያቱም በባህላዊ ምጣድ የተጣደ ስለሆነ። ጥንካሬ አለው ከጥንካሬም ባለፈ አበሳሰሉ በጣም ያምራል። በቃ ቆንጆ ሆኖ ነው የሚበስለው ምናምን። እና እሱን እወዳለው

መዝገቦችን እስካሁን ባለው አላስቀመጥኩኝም። ግን አፍተር ዚስ ለማስቀመጥ እሞክራለሁኝ። መዝገቦች የግድ ይጠቅማሉ ለምሳሌ የሚጠቅሙበት ምክንያት በቅድም ላይ የሰ የሰራኋቸው ስራዎች አሉ ግን መዝግቢያቸው ነበር መዝገቦች ግን የተቀመጡበት መዝገቦች ሰሌዳው ወይም ዶክመንቱ የለኝም። እሱን በመጣሌ የተነሳ መዝገቦችን አላስቀመጥኩኝም ማለት ነው፤ እና እነዛም መዝገቦች ቢኖሩ እዚህ ላይ እኮ ይሄን አድርጌ ነበር ብዬ የማስታውስበት እና የሰራሁበትን ጊዜ አመጣ ነበር ማለት ነው።

አዎን፣ በስራ ጊዜ እረፍት አደርጋለሁ፤ ምክንያቱም፣ ካላረፍክ አንተን ለተለያየ ጉዳት ልትዳርግ ትችላለህ፤ ምክንያቱም፣ ምክንያቱም፣ ያን ስራ እየሰራሁ ያለው። ለምን አርፋለሁ ብዬ ደክሞኝ እያለሁት እንኳን እራሱ፤ ያን ስራ ለመጨረስ በዛ ስራ ላይ እየተዋከብኩ ብሄድ። በ እኔ ላይ የተለያየ የጭንቀት፣ የአእምሮ፣ እና የሰለያየ በሽታ ወይም የተለያየ ጉዳት ሊደርስብኝ ይችላል፤ ስራው ከባድ ሊሆን ይችላል፤ በስራው እረፍት ባለማግኘት የተነሳ እኔ አንደኛ፣ የአእምሮ ድብርት ሊደርሰብኝ ይችላል፤ ለምሳሌ፣ የመናደድ እንዲሁም በቃ እንዲህ እንደዚህ ለምን አደርጋለሁ? ለምን አላርፍም? ምናምን በማለት የመበሳጨት እንትን ይኖርብሃል፤ ስለዚህ ይሄንን ላለማድረግ ደግሞ እረፍት ያስፈልገናል ማለት ነው፤

ያው በልጅነቴ የምዘከረው ነገር እንግዲህ ቢኖር ማለት ነው። አባቴ ገበሬ ነበረ። እና አባቴ እያረሰ እሱ በሚያርስበት ላይ እኔ ከበሬዎቹ ኋላ ሞፈሩ ጋር ወጥቼ አርስ ነበር እና እሱን በማርስበት ጊዜ እኔ ወድቄ ማረሻ የሆነ ቦታ ላይ ወግቶኝ ማለት ነው። እና በዛ አሁን እዘከራለሁ ወይም የምት የምዘከረው በዛ ነው።

ይቅርታ መጠየቅ ያው ትንሽ ከበድ ይላል ማለት ያው የሚከብድበት ምክንያት እንደ ይቅርታው የወሰነውን ግን ያደረከውና የፈጸምከው ነገር ቀላል ነገር ከሆነ ያን ያክል የማያስደብር ነገር ከሆነ ችግር የለም። ያው ግን ይቅርታ የምትጠይቅበት ነገር ግን ከበድ ያለ ከሆነ እሱን ሰው ያንን ሰው ይቅርታ ለማለት በጣም ተጨንቀህና ተጠብህ። በቃ ይቅርታዬን ይቀበለኛል አይቀበለኝም ብለህ ብዙ ተቸግረህ ምናምን ስለሚሆን እንደ ይቅርታ እንደ ይቅርታው ምላሽ ይወሰናል። ይቅርታ መጠየቅ እንደ አጠቃላይ ይቅርታ መጠየቅ ትንሽ ይከብዳል።

የፎቶዎቼን ሃርድ ኮፒ ከሆነ አልባብ አለኝ በአልባብ አስቀምጣለሁኝ። በዛ አልባባ አስቀምጣለሁኝ። የተወሰነች አልባባ አለቺኝ በዛች እያስገባሁ አስቀምጣኟ አስቀምጣለሁኝ። ሶፍትዌር ከሆነ ደግሞ ክላውድ ላይ አስቀምጣለሁ። ከክላውድም በተረፈ ፋይል ማናጀር ጋላሪ ላይ ምናምን አስቀምጣለሁ ማለት ነው።

የምጠቀመው ኦንሊ አንድ ትራስ ነው። ያው አንድ ትራስ የምጠቀመው ምክንያቱም እኛ ላይ የኢኮኖሚ ችግር ስላለ። ከአንድ በላይ ያው እንግዲህ የ ኢኮኖሚ ችግር ነው እንጂ ያው አንድ እና ከዛም በላይ ነበር የሚያስፈልገው እኔ የምጠቀመው አንድ ትራስ ነው። ይሄም አንድ ትራስ የምጠቀምበት ትልቁ ምክንያት የኢኮኖሚ ችግር ነው በቃ ኢኮኖሚ ይህንን ነገር ሁለት ሶስት ወይም ከዛም በላይ እንዳታደርግ ያደርግሃል። ምክንያቱም ለሱ የምታወጣውን ኢኮኖሚ ወደ ሌላ ቦታ ወደ እለታዊ ፍጆታ ታደርገዋለህ ወይም ታስገባዋለህ

ገንዘብ አዎ ቆጥባለሁ። ገንዘብ የምቆጥበው ላይ ተርፎኝ ሳይሆን፥ ያው ትንሽ ነገ ላይ ምን ማድረግ አለብኝ? አሁን ባለውበት ደረጃ ላይ የተወሰነ ገንዘብ ቀንሰህ ነገ ምን አደርጋለሁ ነገ ላይ ይቺን ባኖርና ደሞ ነገ ይህቺን ታክል ብጨምር በዛች ላይ ቀጣይ ላይ የተሻለ ስራ ብጀምርና ስራዬን ባሳድግ ብዬ በማሰብ የተወሰነ ገንዘብ ከእለት ፍጆታዬ የሚተርፈውን እቆጥባለሁ። ወደ ወንድ ወይም ወደተለያዩ ቅንጦት ነገሮች ሳልቀይር ማለት ነው።

እኔ ወተት ነክ የሆነ ነገር በቃ የማልወደው ነገር የለም። ኤኒዌይስ ወተት የወተት ተዋጽኦ አዎ እወዳለሁ። ለምሳሌ የወተት ተዋጽኦ ቅቤ አለ አይባ አለ። እና እርጎ እየተባለ የሚጠሩ እነዚህ የወተት ተዋጾዎችን እወዳቸዋለሁ። በቃ ምክንያቱም ለጉልበት እንዲሁም ለተለያየ ለጤና ራስ እኮ ይመከራሉ። እነሱ በተለይ ለህፃንነት እሱን የምትጠቀም በቃ ቶሎ የማደግ እና። አእምሮህ አክቲቭ የመሆን እንዲሁም ከዛም በዘለለ። ቦዲ ፓርት ወይም የሰውነት አካል ክፍል እንዲታሉ እንዲያድግ ያደርጋሉ ማለት ነው

የስራ ምኞቶቼ አንድ የማገኘው ስራ አለ። እዛ ስራ ላይ እስከምገባ በቃ እቸኩላለሁ። ያው እዛ ስራ ላይ ከገባሁኝ ያንን ስራ በአግባቡ በሆነ ጊዜ በመከፋፈል ስራዬን እሰራለሁኝ ስራዬን ከሰራሁኝ እና ያንን ስራ እየሰራሁ እያለ ደግሞ የትርፍ ጊዜ እና የ የመዝናኛ ጊዜዎችን አወጣለሁኝ። እነሱም ባወጣሁኝ ላይ ደግሞ ስራዬን እንዴት እየሰራሁ እያለ ሌላ ስራ ደግሞ የምመኝበት ይኖራል ምክንያቱም እዛ ስራ ላይ ሆኜ ከዛ ስራ ደግሞ ተለቅ ያለ ነ ወይም ደግሞ የተሻለ ስራ እመኛለሁ ያንን ስራ ለማግኘት ደግሞ በነበርኩበት ስራ ላይ በደንብ ሰርቼ ያንን ስራ ለማግኘት ምኞቴን ለማሳካት እጥራለሁ።

ዶሮ አዎ አለ አለኝ አዎ ዶሮ አለኝ ያው ተማሪ ነኝ ተማሪ ሆኜ ዶሮ እጠቀማለሁ። እኔ አሁንም ዶሮ የምጠቀመው እንቁላል ለማስጣል እንቁላል በማስጣል ያን እንቁላል እየሸጥኩ የስክሪቢቶ እና የሳሙና እንዲሁም የሌሎች ሌሎችን ወጪ ለመሸፈን ደሮ አበጅቼ ደሮ እጠቀማለሁ።